ጥያቄው ወደ ጥያቄው የሚለው "ወደ ስራ በሰአት ትደርሳለህ?" ነው አዎ እኔ ወደ ስራ በሰአት እደርሳለሁ። ማለትም አሁን እኔ የምሄደው ስራ መግባት ያለብኝ ሁለት ሰዓት ነው እና ሁለት ሰዓት ለመግባት ከእንቅልፌ ቀደም ብዬ እነሳና ማለት ታክሲ ምናምን ታክሲ ስጠብቅ እንዳላረፍድ ቀደም ብዬ እነሳና ከእንቅልፌ ማለት ነው ቆርሴን ከበላሁ በኋላ ቀድሜ ሄጄ እዘጋጃለሁ ማለት ነው። ማለት በሰአቱ ለመግባት ወደ ስራው ታክሲ ሰልፍ ምናምን ስለሚኖር ሄጄ በሰአቱ ሁለት ሰዓት የስራ መግቢያዬ ስለሆነ ከዛ በፊት ሄጄ አስራ ሁለት ሰዓት ተኩል አስራ ሁለት ሰዓት ተኩል ምናምን ሄጄ ታክሲ ወረፋ እይዝና ታክሲ ወረፋ እይዝና በሰአቱ ገብቼ ወደ ስራዬ እሄዳለሁ ማለት ነው

በትምህርት ቤት የምትወደው ትምህርት ምን ነበር ነው የሚለው? እኔ በትምህርት ቤት ውስጥ የምወደው የትምህርት አይነት እ ሂሳብ ነው ሂሳብ በጣም ምወደው የትምህርት አይነት ነው። ምክንያቱም እኔ ቁጥር ጋር ቁጥር በደንብ ስለሚችል ሂሳብ በጣም ምወደው የትምህርት አይነት ነው። ምክንያቱም በጣም ቁጥር ከመውደዴ የተነሳ በቃ አብዛኛውን ጊዜ ማጠናው የትምህርት አይነት ራሱ የነበረው እሱ ነው። እና የ ሂሳብ ከሌሎች ትምህርቶች አንፃር በጣም ከፍተኛ ውጤት ማመጣውም በሂሳብ ትምህርት ስለሆነ እሱን አጠናለሁ ማለት ነው። እናም እሱን እወዳለሁ ማለት ነው። በዛ ምክንያት በቃ አብዛኛውን ጊዜ በቃ የሂሳብ ፍቅሬ በጣም ከፍተኛ ስለነበር በቃ በጣም ከፍተኛ ውጤት ማመጣው እሱ ነው። ጊዜዬን ራሱ ማጠፋው ሳነብ የሂሳብ ትምህርት ነው ማለት ነው። እናም እሱን በመውደዴ የተነሳ በቃ ከሌሎች ትምህርቶች ይልቅ በቃ ለሱ በጣም የሆነ ፍላጎት እንዲኖረኝ በቃ ያን ትምህርት በጣም እንደወደው አድርጎኛል ማለት ነው።

የምትመኘው ስራ ምንድነው? ነው የሚለው እኔ የምመኘው ስራ በቃ ተምሬ በቃ ባንክ ውስጥ ለመቀጠር በጣም ምኞት አለኝ። ምክንያቱም አሁን ካሉት ስራዎች ውስጥ ባንክ ውስጥ በጣም ጥሩ ደሞዝ ክፍያ ይከፍላል የሚባለው የስራ አይነት ባንክ ነው። እንዲሁም በቃ በጣም ጥሩ ነው እናም አሁን የምማረው አካውንቲንግ ትምህርት ነው። እናም ይህንን ተምሬ ከጨረስኩ በኋላም በባንክ ባንክ ተቀጥሬ በቃ የመስራት ምኞትና ፍላጎት አለኝ። እናም በዚህ ስራ መስክ መሰማራት እፈልጋለሁ። እዚህም በተጨማሪ አብዛኛው ሰዎች በቃ አብዛኛው ሰዎች መሰማራት የሚፈልጉበት የስራ አይነትም ነው። ምክንያቱም በቃ አሁን ባለው በአገሪቱ ሁኔታ ውስጥ በቃ የተሻለ ክፍያ አለው። የስራ መስክ እሱም በመሆኑ የተነሳ እናም በዚህ ከዚህም በተጨማሪም የተለያዩ ጥቅማ ጥቅሞች ስላሉት። ከመመኘው ስራ አንዱ ባንኩ የባንክ ሰራተኛ መሆን ነው ማለት ነው